የስልክ ካሜራ አዎ እጠቀማለሁ ስልኬ አብዛኛውን ከሠላሳ እስከ አርባ ጂቢ ስልኬ ላይ የተቀመጠው ነገር የስልክ ካሜራ ውጤት ነው። ቪዲዮ ቀርጽበታለሁ ካሜራ እቀርጽበታለሁ። እና ለዛ የስልክ ካሜራዬ በደንብ አገልግሎት ከሚሰጡኝ ነገሮች ውስጥ አንዱ ነው ማለት ይቻላል። ዘመኑ በጣም እየተቀላጠፈ ያለበት ጊዜ ነው አሁን ካሜራ ተሸክሞ መሄድ የቆመበት ጊዜ ነው። አንድ ስልክ እንደ ስልክ መጥተህ ጥቅም ይሰጣል እንደ ካሜራም ጥቅም ይሰጣል እንደ ላፕቶፕም ጥቅም ይሰጣል። ስለዚህ የስልክ ካሜራ ውስጥ ደግሞ ከዚህ ውስጥ አንዱ ነው። ስልክ ከሚሰጣቸው አገልግሎቶች ውስጥ አንዱ ነው። እና የስልክ ካሜራ ብዙ መረጃዎችን ማስቀረት ይቻላል። መረጃ ደግሞ ሚሞሪ ጥሩ ማስታወሻዎችን የያዘ ይሆናል

ከአለቃዬ ጋር በጣም ደስ የሚል አይነት ግንኙነት ነው ያለን የሚያገናኘን ስራ እና ስራ ጉዳይ ነው። ሌላው ከሆነ ግን ማህበራዊ ህይወት ነው ማህበራዊ ህይወት ከሌላው ሰው ጋር እንደምኖረው አብሬው እኖራለሁ። ስራ ላይ ግን እሱ አለቃ ነው እኔ ደግሞ ከእሱ ስር ያለሁኝ ሰራተኛ ነኝ። እና ስራዬን በሰአቱ እጨርሳለሁ በአግባቡ በሰአቱ እገባለው በሰአቱ እወጣለሁ መድረስ ያለበትን ስራ በሰአቱ አደርሳለሁ። እንደዚህ ካደረኩ ደግሞ አለቃዬ ከእኔ ጋር ያለው ግንኙነት ሻካራ የሚሆንበት ምንም ምክንያት የለም። ምክንያቱም እኔና እሱን የሚያገናኝም ፖይንት ስራ ነው። እኔ የምጠብቀው ስራዬን ነው ስራዬን ከጨረስኩ እሱ እኔ ጋር ምንም ያገናኘው የለም። ከዚህ በተቃራኒ ይልቅ በስራዬ ደስ ስለሚለው በጣም ተቀራርበን ተማክረን እንደዚህ ብናደርግ እንደዚህ ባናደርግ እነዚህ ነገሮች በዚህ መድረስ አለባቸው። እንዴት ይሁኑ መቼም ያለ ቃለቃለሁ አይደለ ብሎ በሚጠይቅ እንደዚህ ብሎ በሚጠይቀኝ ጠይቀኝ ጊዜ። እንዲህ ማድረግ ያለበትን ነገሮች በቃ እነዚህን እኔም አግዝሃለሁ። ተባብለን ስራዎችን ቀለል አድርገን እንሄዳለን። ከዚህ የተነሳ ጓደኛዬ አለቃዬ እና እኔ ልክ እንደ ጓደኛዎች ነው እንጂ እንደ አለቃና እንደ ሰራተኛ አንተያይም። በጣም በተቀራረዳ ነው የምንኖረው። እሱ የራሱ የሆነ እንትን አለው ሀላፊነት አለው እኔ ራሴ የሆነ ሀላፊነት አለኝ። እሱንም የሀላፊነቱን ካልተወጣ የሚቆጣው አለቃ አለ እኔም ሀላፊነቴን ካልተወጣሁ የሚቆጣኝ እሱ ነው። እና እንደዚህ መሆን የለበትም ሰው ስራውን ሰርቶ ከአለቃው ጋር እንደ ወንድም እንደ ጓደኛ ነው እንጅ መኖር ያለበት ግዴታ አለቃ ስላለብኝ ስራ አለቃ ስላለብኝ ፈታ አለባል ዘላ አለባል። ማለት ጥሩ ነገር አይደለም ማንኛውም ሰው ሊያደርገውም የሚገባው ነገር እንደዚህ ነው። በሰአት መውጣት በሰአት መግባት ኢቭን ሰዓት ሁሉ ላይገዛን ሊችል ይችላል። ለምሳሌ የኔ ስራዎች አሁን በኮምፒውተር ሄደው እቤት ውስጥ መሰራት የሚችሉ አይነት ስራዎች ከሆኑ ግዴታ ቀን መግባት ላይጠበቅብኝ ይችላል። ስራዎችን ቤቴ ሁኘ አከናውኛ ጨርሼ መላክ እችላለሁ በኢሜል ሆይ ዋትቨር በፋክስ ወይ ቴለግራም በሌሎችም ሶሻል ሚዲያዎች። ማፎርዋርድ ማድረግ እችላለሁ። ከዚህ የተነሳ ሰዓት ሁሉ የማንጠያየቅበት ጊዜ ይኖራል። ካለቃዬ ጋር ለምን አልገባህም ለምን አልወጣህም አሻራህም ለምን አልነካህም እንደዚህ ላንባባል እንችላለን። ምክንያቱም እሱ የሚያምነው በስራ ነው እኔ የምያምነው በስራ ነው። ስራዬን የተሰየምኩበትን ስራ ሀላፊነት እስከተሰጠኝ ድረስ ይወጣል ተብሎ እስከተሰጠኝ ድረስ መጥፎ ካልሆነ የትኛውን ማየት ለሰአቱና በጊዜው ለመጨረስ እሞክራለሁ። ባልችል እንኳን ሳይችል ቀርቶ ነው እንደዚህ ያደረገው የሚል መረዳት እስኪኖረው ድረስ። በደንብ የተግባባን ስለሆነ ቀለል ባለአንድ ማኖር በቃ ቀለል ባለአንድ አቀራረብ ነው። አለቃኝና እኔ የምንኖረው

ስንት ቋንቋ ትችላለህ? በመሰረታዊነት በሶስት ቋንቋዎች መግባባት እችላለሁኝ በአማርኛ በግእዝ እና በእንግሊዘኛ። ግእዝ በኢትዮጵያ ደረጃ ነው በደንብ የሚታወቀው በሌሎች ሀገሮች በዩኒቨርሲቲ ደረጃ እንደ ፕሮፌሽን ይሰጣል። በኢትዮጵያ ግን ሎካል ቄስ ሁሉ ዲያቆናት ሁሉ የሚናገሩት ቋንቋ ነው ብዙ ስክሪፕቸሮች የተጻፉበት የበራናዎች ሌሎችም የቁም ጽህፈቶች የተጻፉበት ቋንቋ ነው። እና ኢትዮጵያ ላይ በጣም ታዋቂ ነው። ሌሎች አለሞችም ላይ ላይበራሪዎች ሁሉ የተሞሉት በእንደዚህ አይነት በዚህ ቋንቋ በተጻፉ መጽሐፍት ነው። ይሄ የምዕራቡ አለም ወደ ኢትዮጵያ መጥቶ አይኑን በማታረ ጊዜ የወሰዳቸው እነ እንግሊዝ እነዚህ መጥተው በቴዎድሮስ ጊዜ እየወሰዷቸው መጽሐፍት ሁሉ በግእዝ የተጻፉ ናቸው። ዋና ስክሪፕተራቸው ዋና ቋንቋቸው ግእዝ ነው። ከዚህ በመቀጠል የምችለው እና ማዘር ታንግ የሚባለው የሚባለው ቋንቋ አማርኛ ነው። አማርኛ ስወለድ ያገኘሁት በተወለድኩበት አካባቢ ያገኘሁት ቋንቋ ስለሆነ በደንብ የምችለው ቋንቋ ነው በደንብ መጽሐፍ በደንብ ማንበብ ምችልበት ቋንቋ ነው። አማርኛ የተለያዩ ዘይቤዎች አሉት የሸዋ አማርኛ አለ የጎንደር አማርኛ አለ የጎጃም አማርኛ ወሎ አካባቢ ደግሞ ሌላ አማርኛ አለ አማርኛ አንድ አማርኛ ሆኖ በዘየ በአገላለጽ እና በአንዳንድ ቃላት ሊለያይ ይችላል። ሌላው እንግሊዘኛ ነው እንግሊዘኛው የትምህርት ውጤት ነው። ከ ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ ሌቭል ድረስ በተማርኩባቸው ጊዜያት ከዛ በተጨማሪ ሌሎችን እንደ ምንድነው እንደ ፊልም እና ሌሎችን ኒውሶችን በማይት በማይበት ጊዜ በማይት ጊዜ የለመድኩት እና በልምድ የምጣ ቋንቋ ነው። መጽሐፍና ማንበብ በደንብ እችላለሁኝ። ማዳመጥ ሃምሳ ፐርሰንት አዳምጣለሁ ብዬ አስባለሁ በጣም ፕሮናውንሴሽኑ ከበድ ያላለ ከሆነ በቀር መስማት እችላለሁ እዚህ አፍሪካ ውስጥ የሚነገሩ እንግሊዘኛዎችን ህንድ ውስጥ የሚነገሩ እንግሊዘኛዎችን ሴንስ ማድረግ እና መግባባት እችላለሁኝ። በዚህ ልክ ሶስት ቆንቋችን እችላለሁ ግእዙ ግን በጣም ሞር ዲቴል የሚሄድበት ቋንቋ ነው። በጣም ብዙ ውስጥ ላይ ብዙ ጓዝ ያለበት ስለሆነ እንደው ዝም ብሎ አንድ ግስ አይቶ የሚረዱት አይደለም። የራሱ እርባታ አለው የራሱ ደርቦ የሚመጣው አገባባ አለው። ብዙና ብዙና አንድና ብዙ ሴትና ወንድ ሩቅና ቅርብ እንደዚህ ስለሆነ በቀላሉ እንደ አማርኛ እና እንደ እንግሊዘኛ የሚረዱት አይነት ቋንቋ አይደለም ትንሽ ጠንከር ያለ ቋንቋ ነው። ለምሳሌ እንግሊዘኛ የምንጠቀመውን ወለ ለወንድም ለሴትም የምንጠቀመውና በጊዝ ለወንድም ለሴትም የምንጠቀመው ሊለያይ ይችላል ከዚህ አንፃር በግእዝ በጣም ፕሮፌሽናል ማለት አይቻልም። ግዝ በራሱ ብዙ ጓዝ ያለው ቋንቋ ስለሆነ ማለት ነው

እቤቴን በተለያየ መንገድ ነው የማስበው። ሜይቢ እንትን የሚጠይቁ ነገሮች ፊኒሺንግ የሚጠይቁ ቦታዎች ካሉ ፊኒሺንግ ግዴታ በጅብሰን መሞላት ሊኖርባቸው ይችላል። ከዚህ ቀጥሎ ግን ሎካል የሆኑ እንደስ በእጅ የሚሰፍሩ ስፌቶች የቆዳዎች እንደዚህ ነገሮችም ግድግዳ ላይ ታይድ በማድረግ የማስጌጥ ዘዴ ያለ ኮርኔሱን በጣም ሎካል በሆነ መንገድ። ሀገር ቤት ውስጥ ባሉ የቅርቀሃና ሌሎችም የጣና ኮርኔሶች መስራት በመስራት ፓርቲሽኖችን ቤት ውስጥ ያለውን ክፍፍል በጣም እጅግ በጣም ሎካል በሆነ መንገድ እኔ ደስ የሚለኝ የሀገር ሀገራዊ የሆነ ነገር ስለሆነ እንደዛ ላደርግ እችላለሁ። ኢንስተድ ኦፍ ሶፋ እና ሌሎችም በጣም የቅንጦት ወንበሮች መደብ ልጠቀም እችላለሁ መደቡ ላይ ደግሞ የሳር ፍራሾይንም ደግሞ የከብት ቆዳ ሊኖረው ይችላል። ከዚህ በተጨማሪ ቤት ውስጥ የሚኖሩ አልጋዎች ከጠፍር የተሰሩ ከጎማ የተሰሩ ሊሆኑ ይችላሉ። በእንደዚህ አይነት መልኩ ሰው ደስ በሚለው የራሱ ፍላጎት ስሜቱ ምን አይነት ነው? ማለት እኔ አሁን ደስ የሚለኝ ነገር ልክ ቅድም ቀድሞ እንዳልኩት ሀገራዊ በሆኑ ነገሮች ማጌጥ ከመሆኑ የተነሳ የምትጠቀማቸው አብዛኛዎቹ መስቶችና መስዋቢያ ዘዴዎች የሀገራዊ ናቸው። እና ቤቴን የማስውረው በእንደዚህ መልኩ ነው።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ይሄ በጣም ጥሩና ወሳኝ ጥያቄ ነው። በጣም ለቴክኖሎጂ ይህን ያክል የጠለቀ እውቀት ባይኖረኝም። ያሉኝን የምችላቸውን መንገዶች የቴክኖሎጂ መፍቻ መንገዶች የቴክኖሎጂ ችግር መፍቻ መንገዶች ልጠቀም እችላለሁ። ለምሳሌ የሃርድዌር ችግር ከሆነ ከቴክኖሎጂ ጋር በተያያዘ የሃርድዌር ወር ችግር ከሆነ። የኤሌክትሮኒክስ ውጤቶች አንድ የቴክኖሎጂ ውጤት ከመሆናቸው የተነሳ የሃርድ ችግር ከሆነ ሃርድዌሩ ምን ላይ ነው? የተጎዳው ምን አይነት? መፍትሄ ነው የሚፈልግ ሊደረግለት የሚገባው የሚለውን አይቼ ተፈቶ መጠገን መታሰር ምናምን ካለበት ፈትቼ ላስረው እችላለሁ። እንዳለም ደግሞ። የአቧራ ምናምን ችግር ከሆነ ያንን ነገር አጸዳዋለሁ። ሌላው ደግሞ ሶፍትዌር የሚባሉት ናቸው። ለምሳሌ እንደ ኔትወርክ መቆራረጥ። ስልክ የኔትወርክ በደንብ አለመስራት እንደዚህ እንደዚህ አይነት ነገሮች ሲያጋጥሙኝ። ኮመንት የሚደረጉ ነገሮች አሉ ለምሳሌ አሁን ስልክ ላይ ኔትወርክ ሌሎች ስልክ ላይ እየሰራ። በተለየ ሁኔታ የሆነ ሰዓት ላይ የኔ ስልክ ላይ አልሰራም ቢል በላይት ሞዴ ማድረግ። የመፍትሄ ዘዴን እጠቀማለሁ። ሌላም ሪስታርትም ላደርገው እችላለሁ በዚህ መንገድ ልፈታው እችላለሁ። ሌሎችም የመቆራረጥ ነገሮች ቢመጡም። ለምሳሌ ስልኬ ጸጥ ቢል ስታክ ቢያደርግ ላደርግ የምችለው የመጀመሪያው በትግስት መጠበቅ ነው በትግስት ጠብቄው ካልተመለሰ ሪስታርት ማድረግ ማድረግ ነው። የሚሆነው መፍትሄው። ከዚህም አልፎ እንትን የማይል ከሆነ ግን እንደ አዲስ ፕሮግራም መጫን። ስልኩ ከስልኩ ጋር ፊት የሚያደርጉ ፕሮግራሞችን መርጦ መጫን። ለወላደርግ የምችለው በዚህ መልክት በዚህ መንገድ የቴክኖሎጂ ችግርን ሲገጥመኝ መፍትሄ እፈልጋለሁኝ

ጥያቄውን በትክክል በትክክል ማግኘቴን እርግጠኛ አይደለሁምና ተረት ነው ወይስ ምሳሌያዊ ንግግር ነው? ወይም ደግሞ የሆነ ነገርን ለማስረዳት ለምሳሌ የክርስቶስን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል መሆኑን ለማስረዳት የምንጠቀመው የእሳትና የብረት አይነት የተዋህዶ ምሳሌ ነው። በእንደዚህ አይነት ከሆነ አሁን ባልኩት ልክ የቤተክርስቲያን ሰንሰለት ከሐዋርያት ቀጥሎ ሲመጣ። ሁለት ባህሪ በሚል ከካቶሊክ ላይ ጋር መለየት መጣ በዚህን ጊዜ ቅዱስ ቄርሎስ ያስረዳበት መንገድ ይሄ ቀድሞ የተናገርኩት እሳትን እና ብረትን። የጋመ በጣም የጋለ ብረት ወደ ሳት መልክነት የተቀየረ ብረትን እንትን እንደ ምሳሌ ተጠቀመ በዚህ ጊዜ። የጋለውን ብረት ስትመታው ሰአቱን ነው ወይስ ምህረቱን ነው የምትመታው ይለዋል? ብረቱን እንዳይለው እሳቱም አብሮ እየተመታ ነው እየታየ ያለው እሳቱ ነው። እሳቱ እንዳይለው እሳት ደግሞ አይመታም ልክ በዚህ ልክ የመለኮትና የትስቢትን ተዋህዶ ያስረዳበት ምሳሌ አለ። በሌላ ደግሞ በምሳሌያዊ አነጋገረ ከሆነ ብዙ ምሳሌያዊ አነጋገሮችን መጥቀስ ይቻላል። ለምሳሌ አሁን አንዳንድ ሰዎች የተሻለ አገኛለሁ ብለው የሚያጡት ብዙ ነገር አለና የቆጡን አወርድ ብላ የብብቷን ጣለች የሚባል ነገር አለ ይሄ አሁን አብዛኛው ጊዜ እኛ ጋር የምንጠቀመው እጃችን ላይ ያለውን መጠቀም በቅርባችን የያዝነውን መጠቀም ትተን ሌላ ስንፈልግ የያዝነውን ማጣት ማለት ነው። በእጄ ያዙት ወርቅ ከመዳብ ይቀላል ከኑግ ጋር የተገኘ ሰሊጣ አብሮ ተወቀጥ እንደዚህ እንደዚህ አይነት ምሳሌያዊ አነጋገሮች አሉ። በተረት ልክ ደግሞ ከሆነ ምሳሌ ንገረኝ የሚለው ጥያቄ? በተረት ልክ ከሆነ የሰሎሞን ፍርድ የሚባል አለ በተረት ተረት መልክ ነው እየተነገረን ከልጅነታችን ጀምሮ የመጣው። ሰሎሞን በነገሰ ጊዜ ሁለት ሴቶች ነበሩና አንዷ ሰነፍ ነች አንደኛዋ ጎበዝ ነች። ሁለታቸውም በአንድ ቤት ነው የሚኖሩት አንድ በልተው አንድ ለብሰው የሚኖሩት እና በተመሳሳይ ጊዜ ወለዱ። በተመሳሳይ ጊዜ ሲወልዱ አንደኛው ሰነፏ ልጇን ተጭና ገደለችው ሴትኛው ከዛ አምጥታ ጎበዟ ተኝታ ልጇን አቅፋ ተኝታ እያለሁ የሞተ ልጇን አምጥታ ቀይራ የእሷን የሞተ ለጎበዟ ልጅ ሰጥታ የዛችን ደግሞ ጎበዝ ለራሷ ወሰደች ከዛ ስትነቃ ልጇን አለመሆኑን አወቀች ይቺ ጎበዟ ንቋዋ ሴት ማለት ነው። በዚህን ጊዜ ፍርድ ተባለና ወደ ሰሎሞን ተሄደ ከሰሎሞን ዘንድ ሄደው ንጉስ ሆይ ፍርድ ለበስ ሽ አመት ንገስ ብለው የተደረገብንን እይልን አሉት በዚህም ጊዜ ሰሎሞን ምንድነው አላቸው እና ችግራቸውን ሰማ። ልጄን ሰረቀችኝ አለች ጎበዟ ልጅ የኔ ልጅ ነው። አለች ደግሞ የሰረቀችው ከዛ ንጉስ ይህንን በጥበብ መፍታት ሲሻ የእንግዲያውስ የሁለታችሁም ይሁን ሰይፍ አምጡና ወደ ሁለት ይከፈል አላቸው። በዚህን ጊዜ ባለልጇ ሲቲዮ እጅግ ልቡ እራራና በቃ የእሷ ልጁን ተው ተው ብላ ተውችው በዚህ ጊዜ ሰሎሞን ያቺኛዋ ይከፈልልኝ ድርሻዬን እወስዳለሁ አለች። ያቺ ግን አይ ተወው እሷ ትንሳው ሙሉንም ትውሰደው ሰጥተው በቃ ልጁ የዚች መሆኑን አወቅኩኝ ብሎ ለዛች ልጅ መልስ ለዛች ለጎበዟ ለታታሪዋ ሴት ሰጣት ይባላልና። እና በእንደዚህ ልክ ከሆነ ጥያቄውን ካገኘሁት በዚህ ልክ ታረዱኝ

የፀጉሩ ስለ ፀጉር እንክብካቤ ተንከባክበህ ትወዳለህ? የጥያቄውን በራሴ ቀና አድርጌ ልውሰደውና። ወይ ፀጉርን ተንከባከብ መንከባከብ ትወዳለህ ወይም ደግሞ ፀጉርህን ተንከባከበህ ታውቃለህ በሚለው። በሁለት መልኩ ልመልሰው። ምክንያቱም ስለ ፀጉርህ ተንከባከብ ትወዳለህ የሚል ትርጉም ያለው አማርኛ ስለሌለ ማለት ነው። ፀጉርህን ተንከባክበህ ታውቃለህ አዎ እንደማንኛውም ሰው ፀጉሬን። እንከባከባለሁ ስል ግን ለፀጉር የሚያስፈልጉትን እነዚህ ፋርማሲካል የሆኑ ውጤቶች ይጠቀማለሁ። ዴይ ኤንድ ናይት ሁሌም። በዛ ልክ እሄዳለሁ ማለት ሳይሆን። ቢያንስ መታጠብ አለ። ስራዎች ሲኖሩ እንደ ወፍጮ ቤት እንደ አቧራ ጋር የተገናኙ ስራዎች ሲኖሩ። ለመሸፈን እሞክራለሁ በዚህ በዚህ ልክ። እንከባከበዋለሁ መንከባከብ ትወዳለህ? ከሆነ ደግሞ ጥያቄው በደንብ በደንብ ብንከባከበው ደስ ይለኛል። ፀጉር ጌጥ ነው በነገራችን ላይ ግን ለአንዳንድ ሰዎች መላጣም ጌጥ የሚሆናቸው ሰዎች አሉ። ግን ፀጉር ጌጥ እስከሆነ ድረስ ብንከባከበው። ደገኛ ነው በዚያም ከዚያም በተጨማሪ ደግሞ። ራሴ ላይ። ሊያርፉ የሚችሉ ነገሮችን እንደ ከፍተኛ የሆነ የፀሀይ ሙቀት እና ዝናብ። በቀላሉ እንዳያገኘው ስለሚያደርገው የራስ የራስ ቅሌን መከባከብ ግዴታዬ ነው። እግዚአብሔር ጸጋ የሰጠኝን አስፈላጊ እንደሆነ ስላወቀ ነው። እግዚአብሔር የሰጠኝ እና ይሄንን መንከባከብ የኔ ሰባዊ ግዴታ ነው። አለመንከባከብ የሚያመጣውን ሪስክ መቀበልም ግዴታዬ ነው።

ለበጎ አድራጎት ሰርተህ ታቃለህ ደስ ሚል ጥያቄ ነው? ጉት ማንኛውም ሰው ቢያደርገው ሚመከር ነገር ነው። ሰዎች ሊያደርጉላችሁ የምትወዱትን እናንተ ደግሞ እንዲሁ አድርጉላቸው። ሚል መጽሐፍን ምናምን ሰዎች በጎ ማድረግ ግዴታችን ነው ያ ሰው ሳይችል ስለቀረ ነው። የኛን እርዳታ ሚፈልገው እና እኛ ችለን እሱ ያልቻለውን ነገር ብናግዘው ለኛም ሜንታሊ በጣም ደስ የሚል እረፍት ነው። ለሱም ደሞ በዚያ በጭንቅ ሰዓት ማገዙ በጣም ትርጉም ያለው መርዳት ነው። በጎአድራጎት በብዙ መንገድ ማለት በግለሰብ የሚደረግ በጎአድራጎት አለ በማህበር ሚደረግ አሁን በየቦታው ሚፈጠሩ ወይም ሚሰሩ ማህበራት አሉ። ለምሳሌ የተራቡ ወገኖችን ለመርዳት አካል ጉዳተኞችን ለመርዳት አረጋውያንን ለመርዳት ህፃናትን ለመርዳት ሴቶችን ለመርዳት ወላጅ አልባ ህፃናትን ጣሪ ቀባሪ ያጡ አዛውንትን ለመርዳት ሚያገለግሉ የተለያዩ አይነት የበጎ አድራጎች ማህበሮች አሉ። እና ከእነዚህ ውስጥ ግዴታ ማህበር መግባት የማህበሩ አባል መሆን መዋጮ ወርሃዊ ማዋጣት ላይጠበቅ ይችላል። ለምሳሌ አንድ ሰው በጣም ደክሞት ወንዝ መሻገር ወይንም የሆነች ዲች ቦይ መዝለል አቅቶት እንደው ወዲያ ወዲያ ሲያመትር አይቶ አለማለፍ ለራሱ ይሄ አንዱ የበጎ አድራጎት መንገድ ነው። ሰው ርቦት ሚያበላው አጥቶ ለጊዜው በድንገት እንዲያው ቀን ጥሎት ሚያበላው አጥቶ አልፎ አለመሄድ ሰውየውን አብልቶ ችግሩን ተረድቶ መሄድ። ይሄም ቢቀር እንኳን ሰውን ተረድቶ መስማት ቁጭ ብሎ ምንድነው ያጋጠመህ ምንድነው የሆንከው ማለት በራሱ በጎ አድራጎት ነው። አሁን በትላልቅ ደረጃ ማለት በማህበር ደረጃ ሚንቀሳቀሱ በጎ አድራጎቶች አሉ። ኢትዮጵያ ውስጥ አሁን በጣም ታዋቂ የሆነ በጎ አድራጎት ድርጅት አለ። መቄዶንያ ሚባለው እና እነዚህ እንደነዚህ አይነቶቹ ደግሞ እጅግ በጣም ኢኮኖሚካሊም ሰፖርት ሚፈልጉ ናቸው። አንድ ሰው የትም ሳይሄድ ማን ያሉበት ቦታ ሳይሄድ እዚሁ ቁጭ ብሎ ለተሰባሰቡት አንድ መዋቅር ላይ ላሉ ሰዎች ገንዘቡን በመላክ ወይም ደግሞ በምክር አገልግሎት በጎ አድራጎት ማድረግ ይችላል። ከዚህ የተነሳ በጎ ለማድረግ ህሊናችን ከቀና በጎ ምናረግባቸው በጣም ብዙ መንገዶች አሉ እጅግ በጣም ሰፋፊ ማለት ነው። አጠገባችን ያለው ጓደኛችን አጠገባችን ያለው ወንድማችን የኛ በጎ አድራጎት የኛ ችሮታ ሊፈልግ ይችላል። በዚህን ሰዓት ለዛ ሰው መድረስ አንዱ በጎ አድራጎት ነው። ክርስቶስ ወደ መንገድ ላይ ሲያልፍ ያገኘው ያ ሽፍቶች ደብድበው የጣሉት ሰው ክርስቶስ ያደረገለት ያ ነገር ምንኛ ደግ ነው። ሁሉም ጥሎት አልፈው ነበረ። ክርስቶስ ግን ያለችውን ሰቶ የክርስቶስ ምሳሌ የሆነው ያ ባእል ግን ያለችውን ሰቶ ለሚያድነው ሰው ደግሞ ይህንን ሰውዬ አድነህልኝ ቆይ ስመለስ ዋጋ እከፍልሀለው። ብሎ መሄድ እሄ ለኦርቶዶክሳውያን በተለይ መጽሐፍ ቅዱስ ለሚቀበሉ የትኛውም በኢየሱስ ክርስቶስ አምላክነት ለሚያምኑ የትኛውም ማህበረሰብ እና ለየትኛውም አማኝ ጥሩ የበጎ አድራጎት ተሞክሮና መምህር ሚሆን ነገር ነው። እና ከዚህ ከዚህ አንፃር በጎ ማድረግ ለነፍስም ለስጋም ጥቅም አለው። ለነፍስ ብራብ አብልታችሁኛል ብጠማ አጠጥታ አጠጥታችሁኛል ብራዝ አልብሳችሁኛል ብታመም ጠይቃችሁኛል ሚለውን ይመልስልናል ለስጋችን ደግሞ እኛ ከዛ ሰው እግዜር ከፍ አድርጎ ያን ሰው መርዳታችን ፍጹም ሰላም ስለሚሰጥ በጎ አድራጎት። ማድረግ አስፈላጊ ነው። ከዚህም የተነሳ በጎ አድራጎት አድርጋህ ታቃለህ? በትክክል ይሄ ይሄ ይሄ ብሎ ሚነገር አይነት በጎ አድራጎት ሳይሆን ሰው ሰብአዊነት የለመድነው ሰብአዊነታችን ስለሆነ አድርጌ አቃለሁ ብዬ አስባለሁ

ሰዎችን ባአይን ትመለከታለህ ፈን የሆነ ጥያቄ ነው በነገራችን ላይ ታዲያ በምኔ ልመለከታቸው እችላለሁኝ? መቼስ በማይክሮስኮፕ እንደ እንደ ጥቃቅን እንደ ባክቴሪያን እና እንደ ሌሎች ነገሮች በማይክሮስኮፕ አላያቸውም ላያቸው የምችለው ሰዎችን በአይኔ ነው። ሰዎችን በክፉ አይን በቀና አይን መመልከት ሌላ እንትኑን የጥያቄውን ማስፊያ መንገድ ሊሆን ይችላል እንጂ እንደዚህ አይነት ትንታና ከሆነ ያስኬዳል። ግን ሰዎችን ባአይን ታያለህ በጣም አጭር መልስ። አዎ አይነ ስውር ያልሆነ ሰው ሰው በሙሉ ሰዎችን በአይን ያያቸዋል። አይነ ስውር ሰው ሰዎችን የሚያየው በአይነ ልቡና ነው። ሰው አፋዊ አምስት ውሳጣዊ አምስት ህዋሳት አሉት። እነዚህ አፋዊ አምስት የሚባሉት ለመዳሰስ ለመቅመስ ለማየት ለመ አንፃር ደግሞ ውሳጣዊ የሚይባሉ አሉ። እና ሰው ለምሳሌ አይነስውር ከሆነ ሰው ሊመለከት የሚችለው በውሳጣዊ አይን ነው በውሳጣዊ አይን ማየት ግዴታ ነው። ሰው በውስጣዊ አይኑ ካላየ ምንድነው የሚባል አባባል አለ። ልብ ካላየ አይን አያይም። ሰው እየሄደ እንቅፋት ይመታዋል ደግሞ ቀድሞ እኮ ድንጋዩን አይቶታል። ግን እንቅፋት የመታው ምክንያት ለምንድነው? በአይነ ልቡናው ስላላየ ነው። ስለዚህ ሰውንም ለምሳሌ ፊት ለፊት እየሄድኩኝ ሌላ ሰው ወደ እኔ እየመጣ ልንጋጭ እንችላለን እያየሁት አለማየት ማለት ይሄ ነው። ማለት ልብ ካላየ አይን አያይም የሚባለው ነገር ይሄ ነው። እና በአይን ብቻ ማየት ነገሮችን በትክክል ለማስተዋል እንትን የሚላ ነገር የመጀመሪያ ነገር አይደለም። አይን ከአእምሮ ጋር አይን ከአእምሮ ጋር ሲናበብ በትክክል መመልከት የሚለው ነገር ያኔ ነው የሚመጣው። እንጂ እንደዚህ ካልሆነ እንደው ዝም ብሎ ፈጣጣ አይን አይናቸው የሚያይ የሚመስሉ ግን የማያዩ ሰዎች አሉ። እንደነዚህ ከመሆን ምንም የሚለየው ነገር የለም።

የትኛው ቦታ ተጉዘህ ታውቃለህ? በ ማለት ወደ ብዙ ቦታ ማለት የመጓዝ አጋጣሚዎች ሊያጋጥሙኝ ይችላሉ። መንፈሳዊ ጉዞ እና ስጋዊ ጉዞ ብዬ ብከፍላቸው ደስ ይለኛል መንፈሳዊ ጉዞ የሚባለው ገዳማትን ለመጎብኘት ጸበል ለመጸበል። ንግስ አንግሶ ለመመለስ ወይ እንደዚህ ለቅዳሴ ለአመታዊ በዓላት እንደዚህ የምሄዳቸውን በሙሉ መንፈሳዊ ጉዞዎች እላቸዋለሁ። ሌሎቹን ደግሞ ለምሳሌ ከቤቴ ተነስቼ ለአንድ ጉዳይ ለማስፈፀም ወደ አንድ ቢሮ ልሄድ እችላለሁ። ከቤቴ ተነስቼ እቃ ለመግዛት ወደ ከተማ ልሄድ ይቻላል ከከተማ ተነስቼ ደግሞ ሌላ ከተማ መሄድ ልሄድ እችላለሁ። እና ወደየትኛው ቦታ ተጉዘህ ታውቃለህ? የሚለው ሲጠቃለል። ስጋዊ ግብርን የስጋዊ ስራን ለመስራት ምጓዘው ጉዞ አለ። መንፈሳዊ በረከትን ለማግኘት የምሄዳቸው ጉዞ አለ። ስጋዊ ስራን ለመስራት ለማድረግ የምናደርጋቸው ጉዞዋች በጣም ረጅሞች ሊሆኑ ይችላሉ። ለምሳሌ ካለሁበት ቦታ ተነስቼ አዲስ አበባ መርካቶ መሄድ ግዴታ ሊሆንብኝ ይችላል። የንግድ እቃዎችን ሌሎችን ሌሎችን ነገሮች ለማምጣት። ወይም ደግሞ ከቤቴ ተነስቼ ሞፈር ቀንበር ተሸክሜ ወደ እርሻ ልሄድ እችላለሁ። እና ጉዞ በጣም ብዙ ዳይሬክሽን ያለው ነው። ከብት ለመጠበቅ እህል ለማጨድ ሌሎችም ሌሎችም ጉዳዮች ለምሳሌ ወደ ስፖርት ሜዳዎች ወደ ሌሎችም ጉዳዮች ልሄድ እችላለሁ። ቅድም እንዳልኩህ ደግሞ ለመንፈሳዊ ጉዞ ለመንፈሳዊ በረከት ልሄድ እችላለሁ።

ታሪክ መንገር በጣም በጣም ኢንተርስቲንግ የሆነ እንትን ነው። ተሞክሮና ልምድ ነው። ታሪክ በትክክለኛ ትክክለኛ ተናጋሪ እና ትክክለኛ ቦታ ሲያገኝ። አንድን ሀገር ወደፊትም ያቀናታል። በዚህ በተሳሳተ አረዳድና በተሳሳተ መንገድ ከሆነ ደግሞ አንድን ሀገር ከታሪክ እንዳትማር ያንን ጥፋት ያንን መጥፎ አጋጣሚ ባይሆን የሚባል አጋጣሚ እንድትደግመው ሊያደርጋት ይችላል። ስለዚህ ታሪክን ለሚሰማ ሰው በትክክለኛው ሰዓት መንገር ምንም ጥያቄ የሌለው ጥያቄ ነው። ሰው ከታሪክ ይማራል። አባቶቹ የሄዱበት ጎዳና እንዳይሄድ አባቶቹ ባጠፉት ጥፋት እንዳይሄድ። አባቶቹ የሰሩትን መልካምነት አባቶቹ ያደረጉትን ደግነት እንዲሰራ። ታሪክን ማወቅ ግዴታ ነው። አንድ እንትን አለ አባባል አለ ከታሪክ ያልተማረ በራሱ ሲደርስ ይማራል የሚባል አይነት። እና አሁን በአገራችን በተለይ እያጋጠመን ያለው ነገር ይሄ ነው። ከታሪክ አለመማራችን ያኛውን እንዲውም ያለፈውን ታሪክ። የተበላሹ ታሪኮች ሊኖሩ ይችላሉ። ለትውልድ ግን ተበላሹ ብሎ መንገር ነው እንጂ። እነዚያን ታሪኮች ለመበቀል ለምሳሌ አንዱ አንዱን አጠቃው አንዱ አንዱን አጠፋው አንዱ አንዱን አሳዶ ኖረ። የሚባለው ታሪክ እንደ ታሪክ ሆኖ ነው እንጂ መቀጠል ያለበት ዛሬ እኛ ልጆች የምንባላበት መሆን የለበትም። እና ታሪክም መንገር ከዛ ጎን ለጎን ደግሞ በጣም በአባቶቻቸው በፊት በነበሩ መሪዎቻቸው እንዲኮሩ የሚያደርጉ ደግ ደግ ነገሮችን መንገር ለምሳሌ አንድ ንጉስ። ቆቡን ጥሎ መጥቶ ሁለት ሚስት ሊያገባ ይችላል። ሚስት ማግባቱ እና በጊዜው ያ ሰውዬ መንፈሳዊነቱ ያለቀቀው ቢሆንና። የቤተክርስቲያን ሰዎች በአጠገቡ እንዲሄዱ ቢያደርግ። ይህ ሰውዬ አሁን ሲነገር ሁለት መንገድ ሊሆን ይችላል። አንደኛው አበላሽቶ ሊናገረው ይችላል። ቤተክርስቲያን ያን ሰውዬ ፈቀደችለት ብሎ ሊናገር ይችላል። ሌላኛው ደግሞ ይሄኛው አሁን በጣም መጥፎ ነው የሚያደርገው። የናንተ ቤተክርስቲያን እንደዚህ አደረገች እንደዚህ ሆነች እንደዚህ ሆነች ሊያስብል ይችላል። ሌላው ደግሞ ደግ አድርጎ ሊሰለው ይችላል። እና እንደዚህ አይነት ነገሮች ሊያጋጥሙ ስለሚችሉ። ደጉን ደግ ደጉን እንደተሞክሮ ይዞ መሄድ። መጥፎ መጥፎውን ደግሞ መማሪያ ማድረግ እንጂ በዚያ ላይ አለመገኘት። ስትሄድ የመታህ እንቅፋት ተመልሶ ከመታህ ድንጋዩ አንተ ነህ እንጂ ያ አይደለም። የሚባል ነገር አለ እና እንደዚህ መሆን የለብንም። አንዴ አርፏል በቃ ጥፋት ተፈጽሟል። ያን ጥፋት በይቅርታ በካሳ በስራ በመልካም ስራ ለምሳሌ የተጎዱ ወገኖቻችን ካሉ እነዚያን ወገኖቻችንን በመካስ ማድረግ አለብን። ለምሳሌ አንተን አሁን አንድ አፈ ታሪክ አለ። ናዚ አይሁዶችን የጨፈጨፈበት ምክንያት ክርስቶስን ሰቀሉብኝ በሚል ነው የሚል ሀሳብ አለው። እና አሁን ያን ጊዜ ተፈጸመው እጅግ በጣም አሳዛኝ ነው። ያን ይዞ ግን ዛሬ አሁን አይሁዶች ናዚ እንደዚህ አባታችሁ ናዚ እንደዚህ አድርጎናልና ብለው ወደ በቃል አልሄዱም መማሪያ ግን አደረገውታል ተሰደዱ ተበተኑ ለብዙ አመታት ጥፍተው ቆዩ አሁን እንደገና ተነሱ። ልዕለ ሀያላን ከሚባሉት ሀገሮች ደረጃ ገቡ። ታሪካቸውን ግን መማሪያ አረጉት እንጂ ምንም አላደረጉትም። ሌሎችም ሌሎችም ብዙ እንትኖች ሊኖሩ ይችላሉ እና። እንዲሰመርበት የሚገባው ጉዳይ ታሪክን ጥሩ ጥሩውን ተሞክሮ መጥፎ መጥፎውን ደግሞ ታሪክ አድርጎ ማለፍ ነው። ብዬ አስባለሁኝ

የሽያጭ ግቦች አዎ እንደ ደንበኛው ደንበኛ ሊመጣ እንደሚችላቸው ወሰን ቢሆኑም ለምሳሌ ሱቅ ላይ የሚሰራ ሰው ዛሬ እነዚህ እነዚህ ነገሮች የሚሸጣቸው ጥሩ ነው። ሌላው ብሎ ኤክስፔክት ሊያደርግ ይችላል። ግን በቋሚነት ሱቅ ላይ ሆኖ የሚሰራ ሰው ላያሳካ ይችላል። ምክንያቱም እሱ ደንበኞችን ለምኖ አያመጣቸውም። ሌሎቹ ግን ለምሳሌ ይዞ እያዞረ የሚሸጥ ሰው ሊሆን ይችላል። እንደዚህ አይነት ሰዎች ግብ ሊኖራቸው ይችላሉ። እኔ አሁን ከእንደዚህ አይነት ከሁለቱም ወገን ስላልሆንኩኝ የሰውን እይታ ብቻ ዝም ብየ ገለጻ ላደርግ ክላሪፋይ ላድርገው። እና አንድ በፊስታል ሞልቶ ይዞ የሚዞር ሰው ዛሬ እነዚህን እቃዎች ሙሉ ሽጬ ማምጣት አለብኝ ብሎ ታርጌት ሊያደርግ ይችላል። ይህንን ግቡን ለማሳካት የግዴታ ብዙ መውጣት ብዙ መውረድ ሰዎችን በቻለው ልክ ማሳመን መቻል አለበት። ካልሆነ ግን አይሳካለትም። ግቡ ፌል አደረገ ይባላል ይባላል። እና እንዲህ ለማድረግ የግዴታ ማድረግ ያለበት ሌላ ቦታ መሄድም ካለበት የት ነው? እንደዚህ አይነት ገበያዎች ያሉት። የት ብሸጣቸው ነው የሚሻለው? የሚለውን ሁሉ ቁጭ ብሎ አጥንቶ መንቀሳቀስ አለበት። ያደረገ እንደሆነ የሽያጩ የሽያጭ ግቡን ያሳካል። መጀመሪያ ሽያጭ ግብ ነበረው የሽያጭ ግቡን አሳካ ማለት ይቻላል። ከዚህ በተጨማሪ ግን የሽያጭ ግብ የሚባሉት ለምሳሌ እንደ ቦንድ ሊሆን ይችላል። ሌሎችም የአክሲዮን ሽያጭ ሊሆን ይችላል። እነዚህ እነዚህ አይነት ነገሮች ከሆኑ ደግሞ ግዴታ ሰዎቹ ሰዎቹን ማግኘት ሊገዙ የሚችሉ ሰዎችን ሊያሳምኑበት በሚችሉት ደረጃ ተዘጋጅቶ ሄዶ ማግኘት ይጠይቃል። ከዚህ የተነሳ አንድ ሰው ለምሳሌ በዚህ ቀን አምስት አክሲዮን እሸጣለሁ ካለ። በጥቂቱ አምስት ሰው ማግኘት አለበት። በጥቂቱ እነዚህን ሰዎች የሚያሳምን ነገር መያዝ አለበት። ስለ ቦንዱ ከዚህ ቀጥሎ ማለት ስለ አክሲዮኑ ከአክሲዮኑ ሊያገኘው ይሰራል የሚችሉት ስር። እንደዚህ እንደዚህ አይነት ነገሮችን ማወቅ እና መዘጋጅት ተዘጋጅቶ መሄድ አለብህ። እንጂ ዝም ብሎ ሽያጭ ግብ በቃ ዛሬ አምስት እሸጣለሁ ብሎ ቁጭ ብሎ ቢውል ግቡ ከንቱ ነው የሚሆነው። ያው ግብ አለኝ ሊል ይችላል። ግን ግቡ ከንቱ ነው የሚሆነው ግብ ኖሮት ግቡ ውጤታማ ካልሆነ ደግሞ ምንም እንትን የሚባል ነገር አይደለም። ትርጉም ያለው ነገር አይደለም

ስሜትህን በፊትህ ላይ ታሳያለህ? አዎ ምንም ማልችለው እና ማልቆጣጠረውም ነገር ስለሆነ ስሜት በጣም በረጅም ልምድ ካልሆነ በቀር ስሜትን እንትን ማለት አይቻልም። ቶሎ መግዛት ማቆም። ምንም የማይመስለው ሰው ሊኖሩ ይችላል በነገሮች በጣም ሴንሲቲቭ የሆነ ሰው ሊኖር ይችላል። እኔ ግን ሴንሲቲቭ ከሚባሉት ወገን ስለሆንኩኝ ከፊቴ ነው መናደዴ የሚለየው ሁላ። ያናደደኝ ያበሳጨኝ ሰው ካለ በቃ ያን ሰው ቀና ብሎ ማየት እንትን ሊለኝ ይችላል እና። ስሜቴ በፊቴ ይለያል ደስታም ከሆነ ልክ እነዛው ጥርሴን መክደን እስከማልችል ድረስ በጣም በፍልቅልቅታ። ልሞላ እችላለሁ። እና ስሜቴ በግንባሬ ያለ አይነት ሰው ነኝ። ግን እንደዚህ መሆን ጥቅም ሊኖረው ይችላል። ጉዳት ሊኖረው ይችላል በተለይ ጉዳት ማለት አንድ ሰው እንደጠላሁት ወይ ደግሞ እንደከናደድኩበት የሚያሳየው ስሜት ቢጠፋልኝ። ደግሞ በዛ ሰው በጣም ደስተኛ እንደሆንኩኝ ሁሌም እሱም ማየት እንደሚያስደስተኝ የሚያሳየው ስሜት ደግሞ ቢቀጥልልኝ ደስ ይለኛል። ያኛው ስሜት ጥላቻ የውስጥ ጥላቻዬን ወደ ውጭ ሲያወጣው የባሰ የሁለታችንን መጣላትና መቃረም ሰው ልጁ ያ በጣም እጅግ ፖዘቲቭ ቢሆን ለራሱ ውይ እንደዚህ እያየኝማ እሱ ቀን አልሆንም ሊል ስለሚችል። መደበቅ ቢችል በጣም ደስ ይለኛል። እንዴት መደበቅ እንደምችል ግን አይዶኖው ብዙ ጊዜ ሞክሬው በቃ ይቺን ቀለል አድርጌ ላልፋት ብዬ ፊቴ ሲናገር። ጥርሴ እየሳቀ ፊቴ ግን የሚስቀው በጣም የመበሳጨት ሳቅ። ሆኖ እንደዚህ አይነት አጋጥሞኝ ስለሚያውቅ ስሜቴ በፊቴ ይገለጣል። ስሜት እንዴት መግዛት እንደሚችል ስሜትን እንዴት መቆጣጠር እንደሚቻል? በተለየ በተለየ እግዚአብሔር ስጦታ በጸጋ ካልሆነ በቀር እኔ እስካሁን እጅግ በጣም ብዙ ሙከራ ስኬታማ ሊያደርግ ይችላል። ስሜትን ለመቆጣጠር ከክፉ ሰዎች ጋር ሁል ጊዜ መዋል። ለነገሮች ኬርለስ ያደርጋል እና ስሜትም በቃ የተለመደ ነገር ነው ብሎ ወደ ማለፍ ሊያመጣ ይችላል። እንጂ ውስጣዊ ስሜትን ሊያቆምና ሊቆጣጠር አይችልም። ብዙ ጊዜ የሚያናድዱህ ሰዎች የሚያናድዱኝ ሰዎች በዙሪያዬ ከበውኝ ሁል ጊዜ ሲስቁብኝ ሲሳለቁብኝ ምናምን እንዲውሉ ማድረግ ካልሆነ በቀር ሌላ መንገድ ላገኝለት አልቻልኩም። ምክንያቱም በተናደድኩና ስሜቴን መቆጣጠር ባቃተኝ ቁጥር ሰው ምን ያክል እንደተከፈባቸው ምን ያክል በነሱ ላይ አግሬሲቭ እንደሆንኩኝ። ስለሚረዱ ይሄ ደግሞ የሁለታችንን መቃረን ያሻክራል። ለምሳሌ እሱ በጣም እኔ በጣም ተበሳጭቼ እሱ ደግ ሰው ቢሆን ከፊቴ ባያውቀው በልቤ ብቻ ያዝኩት ቢሆን ሰውየው የሚነግረኝ ነገር ው ተሳስቼ ነበር እንዴ ብዬ እንድጸጸት ሊያደርገኝ ይችላል። ደስተኛ ፊት ደስተኛ ስሜት ግን ሰው ጋር ቢለመድ ጥሩ ነው ማለት። ለሰው ሁል ጊዜም ከፈገግታ ያልተለየ ፊት ማሳየት ያ ሰው። ለኔ ያለውን አመለካከት እንዲያሻሽል በጣም ጥሩ የሆነ አመለካከት እንዲኖረው ማድረግ መልካም ነገር ነው በየሁላችንም በፍቅር እና በደስታ እንድንኖር ነው። ፈጣሪያችን የሚወደው እና በዚያ ልክ እንድንኖር መልካም ፊት መልካም ገጽታ ማሳየትን መልመዱ። ለማንኛውም ሰው ማንኛውም ሰው ቢሞክረው ማንኛውም ሰው ቢለምደው እጅግ በጣም ደስተኛ ይሆናል ብዬ አስባለሁኝ

ያአካባቢውን ይወዱታል ሚለው ጥያቄ ያልተማላ ጥያቄ ነው ጥያቄውን ሞልቼ ለመመለስ ልሞክር። የአካባቢውን ምን? የሚል ጥያቄ ያስነሳል የአካባቢውን ምን ይወዱታል ለምሳሌ የአካባቢውን አየር ንብረት ይወዱታል። የአካባቢውን ጸጥታ ይወዱታል ወይም ደግሞ የአካባቢውን ንጽህና ይወዱታል ብዬ ልሞላው እችላለሁ። እና የአካባቢውን ለምሳሌ የአካባቢውን ንብረት ይወዱታል የአየር ንብረት ይወዱታል ሚለውን አሁን ባለውበት ሁኔታ በጣም እንትን አልልም። በጣም ምወደው አይነት አየር ንብረት አይደለም ምክንያቱም ሙቀቱ እየጨመረበት አየር ንብረት ላይ ስላለሁኝ። ይሄን ያክል ምወደው አይደለም። ግን አሁን ይሄን ሰሞን ብቻ ነው። ይህ ወር የፀሀይ ወርህ። ሚባለው ታህሳስ ጥር የካቲት መጋቢት ከዚህ በኋላ በጣም እየተመቸኝ አይደለም ዝናብ ማይበዛበት ፀሀይ ማይበዛበት አየር ንብረት ስለሆነ። እወደዋለሁ አሁን ባለበት ሁኔታ ግን ብዙም ያን ያክል ደስተኛ አይደለሁም የአካባቢውን። የአየር ንብረት ሰው በራሱ ስቴብል ማድረግ ይችላል። እጅግ በጣም ካልወጣ በቀር ለምሳሌ ሙቀት እሚበዛ ከሆነ በዙሪያው ቅዝቃዜ ሚስቡ ዛፎችን መትከል። ደግሞ ቅዝቃዜ ሚሆን ከሆነ ደግሞ ፀሀይ ሚደርስበትን መንገድ ማመቻቸት እቤቱ ውስጥ። ሂት ሙቀት ሊሰጡ ሚችሉ አምፖሎችን መጠቀም እንደዚህ እንደዚህ አድርጎ። የአየር ንብረቱን በተቻለ መጣለት ማለት ቀለል ያለ የአየር ንብረት እንትን ከሆነ ችግር ከሆነ ማስተካከል ይቻላል። ከዚህ አንፃር ያካቢውን ይወዱታል ሚለውን ሞልቼ ለመመለስ ነው የሞከርኩትኝ

ድጋሚ ጥያቄው ድጋሚ የመጣልኝ ይመስለኛል መልሼዋለሁ አዎ ኢሜል እጠቀማለሁ ኢሜል በዚህ ሰዓት ቴክኖሎጂ ጋር የተቀላቀለ ሰው ስማርት ፎን የሚጠቀም። ዘመናዊ ትምህርት እየተማረ በቃ ትምህርት እየተማረ ነገሮችን የሚለዋወጥ። ለምሳሌ እንደ ፎቶ ሌሎችም መረጃዎች የሚለዋወጥ ሰው ኢሜል አለመጠቀም አይችልም። ምክንያቱም ያለው በጣም ሴኪውርድ የሆነው መላላኪያ መንገድ ኢሜል ነው። እናም ይሄ ይሄ አማራጭ የሌለው ነገር ነው። ኢሜል ትጠቀማለህ? እኔ እንደ ግለሰብ መጠቀም ከጀመርኩ ብዙ ጊዜ ሆኖኛል። አዎ ከአንድም ሁለት ሶስት ልጠቀም እችላለሁ። ምክንያቱም እኔ አሁን ስራ ፈላጊ ነኝ እና በአንዱ ኢሜል ብዙ ስራ ቦታዎች እንትን ላደርግ እችላለሁ። አፕላይ ላደርግ እችላለሁ ወይም ደግሞ አንዳንዴ ኢሜሉ በጣም አክቲቭ የማይሆንልኝ ጊዜ ካለ ሌላ ኢሜል እጠቀማለሁ። ዩቲዩብ መክፈት ሊኖርብኝ ይችላል። ሌሎችም የቴሌግራም አካውንቶች የዋትሳፕ እነዚህ ሁሉ አሁን ባለው ጊዜ ኢሜል ይጠይቃሉ እነፌስቡክ ሳይቀር ኢሜል ይጠይቃሉ እና ኢሜል እጠቀማለሁ። ኢሜል መጠቀም ደግሞ የሚያመጣው ሪስክ አለ ብዬ አላስብም ለዛ በጣም በኮንፊደንት ነው ኢሜል የምጠቀመው። አሁን ያለው አሁን ያለው ነገር የትኛውም የሳይለንሲዋ ሳይቀር የሚመርጠው መጀመሪያ የሚጠይቀኝ እኔ ከእኔ የሚጠይቀው ነገር ኢሜል ነው። ስለዚህ አሁን ያለው የአለሙ ቴክኖሎጂ በሙሉ ኢሜል ቤዝድ ነው። የማንኛውም ሰው ኢሜል ይጠይቃል የትም ቦታ በቃ። የቴክኖሎጂው መስመር ለኢሜል በጣም የተመቸ ፕላትፎርም ነው። ኢሜልን እየያዘ ነው የአንድ ሰው አንድን ሰው ወደ ሶሻል ሚዲያው የሚቀላቀለው እና ኢሜል እጠቀማለሁ።

ብዙ ፊልም ተመልካች አይደለሁም ባይም ለራሱ ያኔ ያኔ አይና እረሳዋለሁ ፊልሙን ይሄ በጣም እንትኔ ነው። ምንድነው? ደስ የማይል ፀባይ ነው። ፊልሙን ለምን እንዳየሁት እንኳን ሳልረዳው ፊልሙን እረሳዋለሁ እና። አንድ ግን ተከታ አንድ ሁለት ተከታታይ ድራማዎች እና አንድ ሁለት ደግሞ ፊልሞች ማስታወሳቸው አሉ። በጣም ደጋግሜ ያየኋቸው ለምሳሌ ወደኋላ የሚለው ፊልም። እጅግ በጣም የሳበኝ ኢትዮጵያዊ ፊልም ነው። የሄደበት መንገድ ፊልሙ ያስረዳው ጭብጥ የፊልሙ ጭብጥ እነዚህ እነዚህ ነገሮች እጅግ በጣም ሳቢ ናቸው። ሌላው ቁራኛ የሚል ድሮ የኢትዮጵያን የዳኝነት ሲስተም የሚያሳይ ደስ የሚል ፊልም። ማስታወሳቸው እነዚህ ተከታታይ ድራማ ከሚባሉት ውስጥ። እረኛዬ እኔ በርግጥ ገጠሬነትን ወዳጅ ስለሆንኩ ሊሆን ይችላል። እና ያ አረኛዬን የሚለው ወደ ሰሜን ሾህ አካባቢ ያለን ማህበረሰብ ባህል መሰረት አድርጎ የተሰራ ተከታታይ ድራማ ነው። በእውነቱ በተደገመ በቀጠለ የምንለው አይነት ድራማ ነው ለጊዜው ምክንያቱም እንደተቋረጠ ባይታወቅም ተቋረጠ እንጂ። ሌላው ዘመን። ተከታታይ ድራማዎች እነዚህን በትንሹ እንደው ማስታወሳቸው ምን ጭብጥ ያስገባቸው የሚለው? ሰዎቹ ሲሰደዱ በረሃ ውስጥ ሊቢያ በረሃ ያጋጠማቸው ነገር። አንዱ ሌሎችን ለማዳን አንዱ ራሱን ያጠፋበት መንገድ እነዚህ እነዚህ አይነት እነዚህ አይነት ነገሮችን። ከማስታወስ አንፃር ትዝ ትዝ የሚሉኝ ፊልሞች እነዚህ ናቸው። ሌላው ደግሞ በአቀራረቡ ሳቢ የሆነ የትርጉም የትርጉም እንትኖች ተከታታይ ድራማዎች። በቃና ቴሌጆች ሲተላለፉ ከነበሩት ውስጥ የማስታውሰው እና ለመጀመሪያ ጊዜ አይቼው እዛው ቃና ቲቪ ቃና ቲቪን ማየት ያቆምኩበት ድራማ። ጥቁር ፍቅር የሚል ድራማ ነበር። እና እንደዚህ አይነት ድራማዎች አስታውሳለሁ። ድራማዎችን እንድወዳቸውም እንዳስታውሳቸውም የሚያደርገኝ ውስጣቸው ላይ የያዙት መልእክት ነው። በጣም ሰውን ሚነካ ከአይነት ማለት ልብን ሚነካ አይነት መልእክት ያዙ ድራማዎች ቶሎ አይረሱም። አሁን ልጅ እያለን ያየናቸውን እነ አላዳንሁሽም። እና ሌሎችም ቀልዶች እነዚህ አሁን አንረሳቸውም። ምክንያቱም በዚያን ጊዜ የልጅነት ፊልሞች የሬዲዮ ላይ ድራማዋን ስለሆኑ እነዚህ አይረሱም። ሌሎች ግን በትልቅነታችን በመሰለ ህሊናችን ያየናቸው ድራማዎች ትርጉማቸው ለማለት መልእክታቸው ላይ ስህ በጣም ስለምናተኩር። ለድራማው ርዕሱ ጠፍቶን ድራማው ትዝ ሊለን ይችላል እና እንደዚህ አይነት ሁኔታ አለ። ቅድም እንዳልኩት የምወዳቸው ድራማዎች። ከተከታታይ ድራማም ከፊልምም እንዳልኩት እንደነ ጥቁር ፍቅር ዘመን ሰው ለሰው። እረኛ እነዚህ እነዚህ አይነት ነገሮች። ከፊልም ደግሞ እነ ቁራኛዬ። እና ወደኋላ የሚሉትን አስታውሳለሁኝ።

እህል መፍጨት ታቃለህ? እህል መፍጨት ላላውቅ እችላለሁ በምን እንዴት እና በምን አይነት ሁኔታ ይፈጫል የሚለውን ማብራራት እችላለሁ። እህል በነገራችን ላይ እንደ እኔ በማውቀው ደረጃ በሶስት መንገድ ሶስት እህል ምናስፈጭባቸው መንገዶች አሉ። በኤሌክትሪክ እና በ ምንድነው በነዳጅ የሚሰራ ይሄ የእህል ወፍጮ አለ። በውሃ ብቻ ውሃ ከሰር ተርቫይኑን ሲመታው የህሉ የድንጋዩ የወፍጮ ድንጋይ ከስር ይሽከረከራል በዛን ጊዜ እህል የሚፈጭበት መንገድ የሀገራዊ አለ። ሌላው ደግሞ እናቶቻችን ድንጋይ አለስለሰው አለዝበው የሚፈጩት የመፍጫ ዘዴ አለ። ኢትዮጵያ አሁን በእንደዚህ አይነቱ ከእንደዚህ አይነቱ መንገድ ቀስ ብላ እየወጣች ይመስለኛል። ለምሳሌ ኢመርጀንሲ ቢያጋጥም መብራትም ነዳጅም የሚጠፋበት ሁኔታ ቢያጋጥም ሰው ወዴት ነው ሊሄድ የሚችለው ግዴታ ወደ ነበረው ወደ ጥንቱ ወደታች ሊወርድ የሚችለው እና ያ ነገር ባይረሳ የምለው ነገር ነው። ቢያንስ እኔ ቁጭ እዚያ በጉልበቴ ተንበርክኬ በሁለት እጆቼ ድንጋይ ይዤ መፍጨት ባልችልም ቢያንስ እንዴት እንደሚፈጭ ስለማውቅ ለችግር ጊዜ የሚሆን እውቀት አይጠፋኝም ብዬ እስባለሁ። ሌሎቹ የ የውሃ ወፍጮቹ በጣም ታይም ቴኪንግ ናቸው። ከ በጅ ከመፍጨት ይቀላሉ። ግን ጊዜ ጊዜ ይጨርሳሉ። በቀን ሶስት ኩንታል ሁሉ ላይፈጩ ይችላሉ። አንደ ውሃው ፓወር እና አንድ ተርባይኑ መንቀሳቀስ ነው የሚወሰነው የ እና እነዚህን መፍጨት ቀላል ነገር ነው። አንዴ አይቶ መፍጨት ይቻላል። የእንደዚህ የእንትኖችንም የመብራትና የነዳጅ ውፍጮችንም በቀላሉ እንዲሰሩ እንዲህ እንዲህም በቀላሉ መፍጨት ይቻላል። አንዴ ብቻ ማየት ነው የሚጠበቀው ከዚያ እህል እየመጣኑ ማጉረስ ነው። ለወፍጮ እንዳይበዛ ከበዛ ከበዛም ወፍጮውን ያሰናክለዋል። በጣም ካነሰም ደግሞ ድንጋዩን ስለሚጎዳው ድንጋዩ እርስ በእርሱ መፋጨት ብቻ ስለሚሆንበት ድንጋዩ እንትን ይላል ይጎዳልና እህል መፍጨት አላውቅም ማለትም አይቻልም በደንብ ደግሞ ኮንፊደንሻሊ እችላለሁ ያልሞከሩትን እንደ ነገር ደግሞ መሞ አውቃለሁ ብሎ መውራት ከባድ ነው። "ከበሮ በሰው እጅ ታምር ሲይዟት ታደናግር" እንዲሉ በእውነቱ በጣም ቀላል መስሎ ነው የሚታየኝ ግን ካልያዝኩት እርግጠኛ ሆኖ ማውራት ስለማይቻል ነው። እንደዚህ ያልኩትኝ

ከደንበኞች ጋር ትሰራለህ ህብረታዊነትን የሚጠይቅ ከሆነ አዎ? ይሄ ለራሱ ደንበኛ እና እኔና ደንበኛዬ የምንገናኘው ለራሱ ከደንበኞች ጋር መስራታችንን ነው የሚያሳየው። ለምሳሌ አንድ ሰው እኔ የምሰራበት ሱቅ ላይ ወይም እኔ የምሰራበት ሆቴል ላይ መጥቶ የሚጠቀም ከሆነ ከደንበኞቼ ጋር እየሰራሁ ነው እንዴት እየሰራሁ ነው እኔ እያቀረብኩለት ነው። እሱ ደግሞ እየተጠቀመ ነው ስለዚህ እሱ ለበላበት ይከፍለኛል እኔ ደግሞ ለሰራሁበት እከፈላለሁ ስለዚህ ከደንበኞች ጋር ትሰራለህ የሚለው ህብረታዊነት ከሆነ በዚህ ልክ ነው። ህብረታዊነት ለኛ በተለይ ለኦርቶዶክሳውያን እግዚአብሔር መጀመሪያውን ክርስቶስ የሰራልን ነገር ነው። መጀመሪያ እግዚአብሔር አዳምን ብቻውን አልተውም አብራው የምትሆን ነገር። አብራው የምትሆን ሴትን ፈጠረለት። እንስሳትንም ሁሉ ለብቻቸው ከህብረታዊነት ተገንጥለው እንዲኖሩ አላደረጋቸውም በዚህ ልክ አልሰራቸውም። በዚህ ልክ አልፈጠራቸውም ኋላም መጥቶ ያደረገው ይሄንን ነው። መጀመሪያ ይሄ ከአሳ አጥማጅነት ከቀራጭነት ከሌሎችም ትናንሽ ተራ ስራዎች ሐዋርያትን ሰበሰበ። ቀጥሎ ሰላሳ ስድስትቱን ቅዱስ ሰላሳ ስድስትቱን ቅዱስ ቅዱስ ሳታንስት የሚባሉትን ሰበሰበ። ከዚህ ቀጥሎ ሰባ ሁለትቱን አርዲት ጠራና ምን አደረገ? አንድ ቤተሰብ አደረጋቸው አንድ ቤተሰብ አድርጎ ምን አደረጋቸው መቶ ሃያ መቶ ሃያ ቤተሰብ ተብሎ እንዲጠሩ አደረጋቸው። ይሄ ማለት አንድ አንድ ክርስቶስ ራስ የሆነላቸው እነሱ ደግሞ ቅርንጫፎች። የሆኑ እነሱ ደግሞ ህዋሶች የሆኑ አንድ ክርስቶስ የወይን ግንድ የሆነላቸው እነሱ ደግሞ ቅርንጫፎች አንድ ክርስቶስ ራስ የሆነላቸው ደግሞ እነሱ ደግሞ ከዋዞች እንዲሆኑ ነው። ያደረገው እና ይሄ ህብረትን የሚጠይቅ አይነት ጥያቄ ይመስሎት ስለተረዳኝ በዚህ ልክ ለማብራራት ሞክሬያለሁ። ከዚህ መለየት ከዚህ ህብረት መውጣት ከክርስቶስ አባልነት ከክርስቶስ የህይወት ግንድነት ተገንጥሎ እንደመውደቅ ነው። እና ከክርስቶስ ህይወት ግንድነት ከዛፉ የተገነጠለ ቅርንጫፍ ህይወት እንደሌለው ሁሉ ከኦርቶዶክሳዊት ህብረት የወጣ ሰው ህይወቱን ያጣል። በራሱ ጊዜ ፈቅዶ ማለት ነው። እንደ ክርስቶስ እንዳይወጣ አይከለክለውም ነፃ ፈቃድ የሚባለውን ለእያንዳንዳችን ስለሰጠን እንዳንወጣ ይዞ አያስቀረንም። ግን እንድንኖር የሚያደርግ እንድንኖር የሚያደርጉን በጣም ብዙ እድሎችን በጣም ብዙ ጥሩ ሁኔታዎችን አመቻችቶልን ነው። የህብረቱ አባል የሚያደርገን የህብረቱ አባል ሲሆን የግድ ልሳቤ ይጠፋል የኔነው ባይነት ይጠፋል። የጋራ መሆን ይመጣል። እኔ እኔ ስመታ እኔ ስጎዳ ጓደኛዬን ያመዋል። ስለዚህ እኔ ጓደኛም ሲጎዳ እኔን ያመኛል በዚህ ጊዜ ችግሩን በጋራ ነው ተካፍለን የምንወጣው። አሁን የመጣው ይሄ ግን ተገንጥሎ የበላይነት ዘ ፊተስት ዊድ ሰርቫይቭ የሚለው አይነት ፍልስፍና። ግን ከዚህ አይነት ህብረት በአንድነት ከመስራት ለይቶ ስለሚያወጣ በትክክል እንደ ፌስ ቱ ፌስ ከክርስትናችን ጋር የሚጋጭ ነው። እና በየትኛውም ሁኔታ ከደንበኞቼ ጋር በየትኛውም ሁኔታ በአንድነት በአንድ እሰራለሁ ማለት ነው በትብብር እሰራለሁ

የምን አይነት ስልክ ተጠቃሚ ነህ? ብዙ አይነት ስልኮችን ተጠቅሜያለሁ ብዙ አይነት ብራንዶችን። ልጅ እያለሁ ልጅ ስልክ መያዝ በጀመርኩበት ጊዜ የገዛሁት ስልክ። በተን ስልኮች ናቸው ጠቅ ጠቅ የሚባሉት ስልክ በአማርኛ ማለት ነው ከዛ ቀጥሎ የሳምሰንግ ስልኮችን ነው የያዝኩት። የሳምሰንግ በጣም ትንሿን ሞዴልነት ዶዝ የሚባሉት ድሮ ሞዴሎችን በድሮ በጣም በጣም ሰልፊ ካሜራ አይዝላችሁ ምናምን ግን ከወጪ ስልኮች እነዚህ ነበሩ። ከዛ ቀጥሎ የያዝኩት ስልክ አሰስ የሚባል ነው። እሱ በጣም ዜንፎን ወይም አሰስ ሚባለው ስልክ በጣም እጅግ በጣም ሚዲያኖች ይሰጡት ነበረ። አሁን የገበያ ላይ መኖር አለመኖርን እርግጠኛ አይደለሁም እና። በአጋጣሚ የሆነ ጉዳይ ነው ይሄንን ስልክ ከእጄ አጣሁት እንጂ እስካሁን ድረስ የማልለቀው ስልክ አይነት ነው የሚመስለኝ ዝምብየ የሳስታውሰው ማለት ነው። ከዛ ቀጥሎ በተደጋጋሚ የያዝኩትኝ። የሳምሰንግ ስልኮችን ነው ሶስት አራት ዙር የተለያዩ ሳምሰንግ ስልኮች እዳለ ሳምሰንግ ሞዴሎችን። አሁን የምጠቀመው ሳምሰንግ ስልክን ነው። ሳምሰን ግን የምትጠቀምበት ዋናኛው ምክንያት? ብዙ ሰው ኢትዮጵያ ውስጥ በጣም መጠቀም የተለመደ ስለሆነ የሆነ ነገር ቢሆን። መለዋወጫዎች አሉ። መለዋወጫዎችን መቅረብ ማግኘት ይቻላል። ኢቭን ሌሎቹን ቻርጀራቸውን ሁሉ በወረዳና በዞን ከተማዎች አለማግኘት እና አሁን እንደ አይፎን እንደ አፕል ያሉ ስልኮችን ቻርጀራቸውን እንኳን ማግኘት የማይቻልበት ሁኔታ ስለሚፈጠር። የምጠቀመው አሁን አሁን ባለውበት ደረጃ እየተጠቀምኩበት ያለው ከእንደዚህ አይነት ከእንደዚህ ለአጠቃቀም በጣም ሴፍ ናቸው። ካሜራቸውን በጣም እየተሻለ ነው ዕቆመ ነው የመጣው። ራማቸው ሜሞሪያቸው እንደዚህ ምንድነው? ኢንተርናል ስቶሬጃቸው እየጨመረ እና ጥሩ እየሆኑ ስለመጡ። የምትጠቀመው የሳምሰን ብራንዶችን ነው

ላይ ችግሮችን ትፈታለህ? እዛ ስራው ላይ መቀመጤ በተለይ ስራ ችግር እንድፈታ ነው። ያ ድርጅት እኔ ሲቀጥረኝ እሚቀጥረኝ ችግር እንድፈታ ነው። እንጂ ችግሮች እየተፈጠሩ እንዳልፋ አይደለም። አሁን እንትኑን መረዳት ያለብን ነገር እኔ እምፈታቸው ችግሮች አሉ እማልፈታቸው ችግሮች አሉ እምፈታቸው ችግሮች ከሆኑ በየትኛውም መንገድ እና በየትኛውም ሁኔታ ሌላ ሰው እስኪመጣ አልጠብቅም። ችግሮችን በፍጥነት እፈታለሁ። ያ ችግር ድጋሜ እንዳይከሰት ሌላ መፍትሄ ልፈጥር እችላለሁ። በሌላ በማህበራዊ ህይወት በማህበራዊ አኗኗሬ እምፈታቸው ችግሮች አሉ። ማህበራዊ ማህበረሰባዊ ችግሮች ሊፈጠሩ ይችላሉ። በቀላል ነገር ሰው ሊጋጩ ይችላል። በጥቅም ላይ በጥቅም መጋራት ዙሪያ። እሚፈጠሩ ነገሮች ሊኖሩ ይችላሉ እና እነዚህን ቀለል ባለ መንገድ። በተለይ ነገሮችን አቅልሎ ይሄ አሁን ዛሬ እምንጣላበት ዛሬ እምንገዳደልበት አለም ሁሉ አብሮን እማይቀጥል። መሆኑን በማወቅ ችግሮችን ለልጆቻችን ከማውረስ ይልቅ እኛው እንዳልተፈጠሩ አድርጎ መተው የተሻለ አማራጭና መፍትሄ መሆኑን በመንገር ችግሮችን የምንፈታባቸው መንገዶች አሉ። በሌላም መንገድ ችግሮች ሊያጋጥሙ ይችላሉ። አይደለም ሰው ከሰው እግር ከእግር ሊጋጭ ይችላል እና በዚህ ጊዜ ችግሮችን እምንፈታበት መንገድ ብዙ ናቸው። በቻልኩት መጠን ችግሮችን ለመፍታት እሞክራለሁ

በገበያ ዋጋ መደራደር ትችላለህ? አዎ በትንሹ ያው ማለት ቶሎ የሰጥ የጠየቁኝን ሰጥቶ መሄድ አይነት ሰው አይደለሁም። እደራደራለሁኝ በቻልኩት መጠር በቃ ለምሳሌ አንድ ሰው። ሁሉም ሰው እንደምንከራከር ኮንሲደር አድርጎ ስለሚጠራ ዋጋዋችን ዋጋ ቀንሶ ይህንን እቃ በዚህ ዋጋ ሊያመጣው ይችላል። ብዬ ከገመቱበት ደግሞ የሆነ ትርፍ አስቤ በዚህን ትሸጣለህ አትሸጥም? በቃ በዚህ አልሸጥም ካለ በቃ መተው ነው። እንጂ ከዚህ በላይ ግዴታ አምጣ ሲያዝ ለቀቅ ውሰድ እየተባባሉ አልከራከርም። ደግሞ ግዴታ ለምኘም አልገዛም ምክንያቱም እሱ የተቀመጠው ሊያተርፍ ነው ሳያተርፍ ደግሞ እንዲሸጥልኝ አልፈልግም። እንዲሁ ደግሞ ኪሴን የማይነካ የሚገዛው ነገር። ከበጀቴ ከምንድነው? ከእቅዴ ውጪ። ካልሆነና ገምቼ የሄድኩት ዋጋ ከሆነ እቀበላለሁኝ።

ዋይፋይ ትጠቀማለህ ብዙ ጊዜ የምጠቀመው ዋይፋይ ነው ምክንያቱም። አንዴ የአመታዊ ካልገዛን ወይም አንዴ የስድስት ወር ካልገዛን በቀር። በጣም አስቸጋሪ ነው። አሁን ያለበት የኢትዮጽያ የኢትዮ ቴሌኮም ያጠቃቀም ጉዳይ እና። ትንሽ አጉርሶ ብዙ እንደመውሰድ አይነት ነው። ከዚህ የተነሳ ያለን አማራጭ። ዋይፋይ ገዝቶ መጠቀም ነው። ያ ካልሆነ። ለምሳሌ በብር በካርድ ቀጥታ ልጠቀም ብል አንድ ቪዲዮ ለማየት በጣም ብዙ ብር ሊጨርስ ይችላል። ያው ዋይፋይ ሲሆን ግን አንዴ አንሊሚትድ ስለሚሞላ አውቀን ነው እምንሞላው። አመት የሚያገለግለን በወርም የመጨረስ አጋጣሚ እንዳይፈጠር ብዙ ጊዜ ዋይፋይ ነው የምንጠቀመው። ስፒዱም የተሻለ ይሆናል። የኢንተርኔት ስፒዱ ከዛ በተጨማሪ ደግሞ ሌሎች ሰዎች ለምሳሌ ቤቴ ውስጥ የምጠቀም ከሆነ አይፋይ እንግዶች ሲመጡ። ሆት ስፖት ማብራት ወይም የራሳቸውን ካርድ መጠቀም አይጠበቅባቸውም ቤቱ ላይ ኦፕን ዋይፋይ ስለሚኖር ያንን ይጠቀማሉ። ከዚህ አንፃር የተነሳ ከዚህ ከዚህ የተነሳ ዋይፋይን መጠቀም ግዴታ ነው። በተለይ አሁን ኢትዮ ቴሌኮም በጣም የምናማርርበት ደረጃ ነው ያለው። እንደውም ዛሬ የሆነ ፖስት እያየሁ ነበር እና ወደ ስድስት ቢሊየን ብር አተረፍኩ እሚል። እና ሰው ከስር እንትን የሚለው ኮመንት እሚያረገው የዘረፋ ገንዘብ የዘረፋ ገንዘብ የዘረፋ ገንዘብ ነው። የሚለው እና ኢትዮ ቴሌኮምን በጣም ስላልቻልነው። ግዴታ ዋይፋይን እድንጠቀም ተገደናል።

ቡና ሻይ ወይስ ሻይ ትመርጣለህ? ከጥቂት ጊዜ ወዲህ ቡና ምርጫዬ እየሆነ መጥቷል። በርግጥ ስራ ለመስራት ካልሆነ በቀር ሌሊቱን ስራ ምሰራ ካልሆነ በቀር ቡና ለቅንጦት የማደርገው ነገር አይደለም። በጣም ይከብደኛል እንትን ማለት ለሊቱን ሳያስተኛኝ ስለ ሚያድር ቡና አልጠጣም። ሻይ ያው ሲደክመኝ ወይ ደግሞ የሆነ ነገር ድብር ሲለኝ ራሴን የማዝናናበት መንገድ ነው የመጀመሪያው ምርጫዬ ሻይ ነው። እና በሻይ የምጠጣበት ውስን ሰዓት አለ ዝም ብዬ ባገኘውበት ሰዓት ሻይ ላልጠጣ እችላለሁ። ፍላጎቴ ማለት ክፍትላይሆን ይችላል። በዛን ሰዓት ሻይ የሻህ ሰዓት የሚባል አለ። አይደለ ወይ ጠዋት ከቁርስ በኋላ ወይ ደግሞ የሆነ ዘጠኝ ሰዓት ስምንት ሰዓት አካባቢ ነው። ሻይ የምጠጣው።

የፎቶ ማንሳት ትወዳለህ አዎ እወዳለሁ ይሄ በጣም የተለየ እንትኔ ነው ማለት ፊሊንግ ነው። በተለይ ሰንሴት እና ሰንራይዝ ፎቶ ማንሳት። ፀሀይ ስትጠልቅና ስትወጣ አካባቢ ያለውን ድባብ ፎቶ ማንሳት ደስ ይለኛል። ይሄ አመት በዓል ደግሞ ያልተጠበቁ ያልተጠበቁ ፎቶዎችን ማንሳት እና እንደዚህ እንደዚህ አይነት ነገሮች ላይ በጣም እንትኔ ነው ማለት ስሜቴ ነው። እንደውም ሰዎች ባልጠበቁት ሰዓት አንስቼአቸው ያልጠበቁትን ፎቶዋን አንስቼአቸው የሆነ ጊዜ ሳሳያቸው እንዴ እኔ እንደዚህ ነበርኩ እንዴ እንደዚህም ሆነን ነበር እንዴ ምናምን የሚሉበት ሁኔታ አለ። ቀድሞ ከዚያ በአራት አምስት አመት በፊት የነበረኝ በጣም ሰው ሁሉ እንትን ሚለኝ ስሜት በዚህ ነው። ፎቶ በማንሳት በቃ ባልታሰበ ሰዓት ያልታሰበ ፎቶ ማንሳት። ለሰዎቹ ደግሞ ከረጅም ጊዜ በኋላ መላክ። እንዴ እኔ እንደዚህ ነበርኩ እንዴ ለምሳሌ አሁን አንድ ወጣት ልጅ ዩኒቨርሲቲ በገባበት ጊዜ ጺም ላይ ላያበቅል ምናምን ይችላል በጣም ጩጬ ሆኖ ሊገባ ይችላል። እና ያኔ ያነሳሁትን ፎቶ ከተመረቀ ከሶስት ከአራት አመት በኋላ ስልክለት እንዴ እኔ እንደዚህ ነኝ ነበር እኔ ነኝ ሌላ ሰው ነኝ የሚልበት ሁኔታ እስኪፈጠር ድረስ ነው። የፎቶ እንትን ያለብኝ ሱስ ያለብኝ

ምን አይነት ጫማ ትወዳለህ? ሽፍን ባይሆን ብዙ ጊዜ ሽፍን ባይሆን እንደ አየር ንግግር ነው ግን ፊሊንጌ የሚወሰነው ግን ሽፊን ጫማ በጣም አማራጭ ሳጣ የምለብሰው ሰው አይነት ጫማ ነው። ምቾት አይሰጠኝም። እና ብዙ ጊዜ ነጣላ ጫማ ነው የምለብሰው ሰው። ብዙ እለት እጅግ በጣም ውድ ያልሆነ ነጠላ ጫማዎች በርካሽ ዋጋ ሚሸጡ በቃ ማለት በመጠነኛ ዋጋ የሚሸጡ የነጠላ ጫማዎችን። አደባባይ ካልሆነ በቀር በጥቅሉ ሽፍን ጫማ አልጠቀምም። ደወል የሚባለው አለ አይደለ ከህዝብ ጋር መዋል ምትውላቸውን ሰዎች መምሰል። ያን ጊዜ ካልሆነ በቀር ሽፍን ጫማ አልለብስም